በትምህርት ቤት ውስጥ የምወደው ሳብጀክት የምወደው ትምህርት ማትስ ነበረ ምክንያቱም ግልጽ እና የማያሻማ ነው ማትስ እና ሎጂክ እና ፕሪሲሽን ያለው ስለሆነ እና ሂሳብ እንደሌሎች ትምህርቶች በግምት ወይም በሰው አስተያየት ላይ የተመስርተ አይደለም ማትስ ማለት ነው። ወይ ደግሞ ሂሳብ ሂሳብን የምወደው ምክንያት ግልጽና የማያሻማ ስለሆነ ውጤቱ ወይ ልክ ነው ወይ ስህተት ነው በሚል የሚያከራክር አይደለም በመሃል የሚገኝ ግምትም አይደለም ይመህ ጥራቱን ትክክለኛ ይሄ ደግሞ ሁል ጊዜ ይማርከኛል። ሌላው ችግር የመፍታት ብቃት ስለሚያሳድግ ነው ማትስ የምወድበት ምክንያት። ሂሳብ ቀመር በተመተወሩ ብቻ ሳይሆን ለአንድ ችግር መፍትሄ መፈለግ እንደሆነ አምናለሁ እና አንድ ውስብስብ ሂሳብ ጥያቄ ተከታትዬ መጨረሻ ላይ መፍትሄ ላይ ስደርስ የሚሰማኝ እርካታ በጣም ከፍተኛ በጣም ደስታ ይሰማኛል። ይህን በህይወቴ የሚያጋጥመኝ ችግሮችን በቅደም ተከተልና በምክንያት እንዲፈታ እረድቶኛል። ሌላው በአለም አቀፍ ደረጃ ተፈጻሚ ላይ ያለው ቋንቋ። ከመሆኑ ነው ማትስ ሂሳብ በየትኛውም ሀገር ነባር ውስጥ ተማሳይ ትርጉም አለው። ይሄ ማለት ሂሳብ በየትኛውም አለም ብትሄድ ብንሄድ የምንግባባበት የቁጥር ቋንቋ ነው። በሳይንስ በቴክኖሎጂ በለተለት ግብይት ውስጥ ያለው ከፍተኛ ድርሻ በትምህርት ቤት ውስጥ እንደ እንድወደውና ትኩረት እንድትሰጠው አድርጎኛል። ሌላው በትምህርት ቤት እያለሁ በጣም የምወደው ትምህርት ሂሳብ ነበር። ምከንያቱም ትምህርት በምክንያት እና በሎጅክ ላይ የተመሰረተ ስለሆነ አእምሮን የማሰራት ብቃቱ ይማርከኛል በተለይ አንድን ከባድ ጥያቄ ቀመር ተጠቅሜ መፍትሄው ላይ ስደርስ የሚሰማኝ እርካታ ልዩ ነበር። ሂሳብ ነገሮችን በጥልቀት በስርዓት እንድመለከት ስለረዳኝ እስካሁን ምርጥ ትምህርቴ ነው ብዬ የማስበው ሂሳብን ነው ማለት ነው።

ሽማግሎችን አከብራለሁኝ የማከብርበት ምክንያት ያው አንደኛ ኢቶጲያዊ ጨዋነት በሀል እና የሞራል መጥቀስ ስለሆነ አስፈላጊ ስለሆነ የመጀመሪያው በንግግር በስነምግባር ሽማግሌዎች ማኮበር የሚጀምረው ካነጋገር ስልት ጀምሮ ነው ሽማግሌዎች የማከብረው በመጀመሪያ ባነጋገሬ ነው ስነግራቸው በታላቅ ትትና እና የክብር ቃላትን በመጠቀም ነው ሀሳባቸው ሳይረግጡ እንዲናገሩ እድል መስጠት እና በጥሞና በማዳመጥ ክብሬን እገልጻለሁ። ሌላው በድርጊት እና በቅድሚያ በመስጠት ታላቅ ታላለቆችን በተግባር መረዳት የከብድ መገለጫ ነው ብዬ አስባለሁ በማንኛውም አጋጣሚ ለሽማግሌዎች ቅድሚያ እሰጣለሁ ለምሳሌ በህዝብ ትራንስፖርት መቀመጫ ቦታወች ላይ ቦታ በመልቀቅከባድ እቃ ይዘው ሲሄዱ በማገዝና መንገድን በማስቀደም ተግባራዊ አክብሮቴን እገልጽላቸዋለው። ለምክርና ለልምዳቸው ዋጋ በመስጠት ብዙ ጊዜ ትኩረት አረጋለሁኝ ሽማግሌዎች የእውቀት ታሪክ ምንጭ እንደሆኑ አምናለሁ። ሽማግሌዎች የማክበር በህይወት ካካበቱት ሰፊ ልምድ የምማረው ብዙ ነገር እንዳለ ስለምረዳ ነው። ሌላው የነሱን ምክር እንደ ትልቅ ቁም ነገር እቀባለሁ ይሄ ደግሞ ለነሱ ያለኝ ትልቅ አድናቆት ክብር ያሳያል። እና ሽማግሌች በደንብ አከብራለሁ ይሄ ደግሞ የኔ ያደጉበት በሀልና ቤተሰብ ስርዓት ነው። አክብሮቴን የምንገልጸው በትህትና በማናገር በመንገድም ሆነ በማንኛውም ቦታ ቅድሚያ በመስጠትና ምክራቸውን ብጥሞና በመስማት ነው። ሽማግሌዎችን ማክበር በረከት በእውቀትና እንደሚያስገኝ ስለማምን ሁል ጊዜ በታላቅ አክብሮት ነው የሚይዛቸው ማለት ነው። እና ሽማግሎችን በደንብ ነው ማከብረው

እቃ ላይ ቁጥጥር አለህ ለሚለው ጥያቄ? አዎ አደርጋለሁ የማደርግበት ምክንያት ብክነትን ለመከላከልና ንብረትን ለመጠበቅ የማደርገው ነገር ነው ንብረትን በስርዓት መያዝ ከመጥፍት ከመበላሸት በፊት ይታደጋል ብዬ አስባለሁ። የቃው ቆጠር የማደርገው ወንበሶችን እንዳይባክኑ ወይም ያላግባብ እንዳያወጡ ነው። በየጊዜው ቁጥጥር ሲደረግ የትኛው እቃ የት እንዳለ ምን ያህል እንደቀረና ምን መተካት እንዳለበት በግልጽ ለማወቅ ይረዳኛል ብዬ አስባለሁ ይሄ ደግሞ አላስፈላጊ ወጪን ይቀንሳል ብዬ አምናለሁ። እንዴት? ላይ ልትል ለስራ ቅልጥፍና ያግዛል እቃዎችን መቆጣጠር ስራ ስታወጋ ለንቲቅ እንዲቀጣ ያደርጋል። አንድ ቃል አንድ ቃል ለስራ የሚፈልግበት ጊዜ እንዳይጠፋ ወይም እጥረት እጥረት እንዳያጋጥም አስቀድሞ መቆጣጠር አስፈላጊ ነው። እና እቃዎችን በዝርዝር መዝገብ ነው ያሉበት ሁኔታ ማሰብ ማወቅ ስራዬን በቅልጥፍናና በሰአቱ እንድወጣ ይረዳኛል። ያው ለግልፅነት ለተጠያቂነት ያግዘኛል። ቆጥሮ አለበት ሆኖ የቦታ ላይ መታመን ይኖራል። የቃው ቁጥጥር ማድረግ ግልጽነቴን ይፈጥራል በኔ እጅ ወይም በሃላፍነት የሰራ ያሉ ንብረቶች በትክክል መኖራቸውን ማረጋገጥ የታማኝነት መግለጫ ነው ብዬ አስባለሁ። በቁጥር መረጃ የተደገፈ ሪፖርት ማቅረብ ደግሞ በተገቢው በተባይ በተገቢው መንገድ አላፍነቴን እየተወጣሁ መሆኑን ያሳያል። ደግሞ የቃው ቁጥር በስራት አደርጋለሁ ምክንያቱም የንብረቶች እንዳያባክኑ እንዲሁም እንዳይጠፉ ወይም ያላግባብ እንዳያወጡ በየጊዜው መመዝገብና ማረጋገጥ የስራዬ አንዱ አካል ነው ብዬ አስባለሁ። ይሄኔን የማደርገው ለስራዬ የሚያስፈልጉ ግብአቶችን ሳይጓደሉ በኑሯቸው ለማረጋገጥ እና በንብረቱ እያያዝ ላይ ግልጽነትና እና ተጠያቂነት እንዲኖር ስለሚያደርግ እና ቁጥጥር አደርጋለሁ ማለት ነው

ፎቶ ማንሳት በጣም ነው የማወደው አንደኛ የማይደገሙ ቅጥፅበቶችን ለማስቀረት ይጠቅማል። ፎቶግራፍ ማለት ጊዜ ነው አቁሞ የአንድን አጋጣሚ ውበት ለዘላለም ማቆየት እንደማለት ነው። እናም ፎቶ ማንሳት በጣም እወዳለሁ። ፎቶ ማንሳት የምወደው በህይወታችን ውስጥ የሚያጋጥሙን ዳግመኛ የምመለሱ በቅጽበቶች በመስደል የማስቀርት ስለመረዳኝ ነው። የአንድ ሰው ፈገግታ የፀሀይ መግቢያ ወይም ውበት ወይም የአንድ ልጁ በዓል ድባብ ፍቶ ሲቀረጽ ያጋጣሚ አልፎ እንኳን ምስሉን ስናየው ትዝታ ሁሌም ትኩስ ሆኖ እንዲቆይ ያደርገዋል። አለም በተለየ ሁኔታ ለመመልከት ፎቶ በማንሳት ለሌሎች የሚያስተውሩትን ጥቃቅን ውበት እንድናይ ያደርገናል። ፎቶግራፍ ፎቶግራፍ አለም በተለየ አይን እንድመለከት ያደርገኛል። አንድ ተራ ነገር እንኳን በካሜራ ሌንስ ውስጥ ስመለከተው ለየት ያለ ውበት እና ትርጉም ይኖረዋል። ፎቶ በማንሳበት ጊዜ ስለ ብርሃን ስለ አቀማመጡ ስለ ስለ ቀለማቱ ውደት አስባለሁ። ይሄ ደግሞ የፈጠራ ችሎታዬን ያሳድጓል። ታሪክን ያለ ቃል ያለ ቃል ለመግለጽ ያገለግለናል። በአንድ ምስል ብዙ ቃለት ስገልፁት ልገልፁለት የማይችለው ስሜት እና ታሪክ ይይዛል። ፎቶግራፍ ለእኔ የመግባቢያ ቋንቋ ነው ብዬ አምናለሁ። ብዙ መነገር ሰያስፈልገኝ በአንድ ምስል ብዙ ብቻ ብቻ ብዙ ስሜቶችን ታሪኮችን ማስተላለፍ እችላለሁ። የማንሳቸው ፎቶዎች በዚህ ወቅት የነበረው ደስታ፣ ሰላም ወይም ተፈጥሮአዊ ግርማ ግርማ ሞገስ ለተመልካች በግልጽ ያሳያሉ። ለአእምሮ መነቃቃትና መዝናኛ ይጠቅማል። ፎቶግራፍ ማንሳት ራስን መዝናኛና ትርፍ ጊዜ ማሳለፊያ ምርጥ መንገድ ነው ብዬ አምናለሁ። ካሜራ ይዤ ወደ ወደ ተፈጥሮ መውጣት ወይም የሰዎችን እንቅስቃሴ መቅረጽ ትልቅ የአእምሮ እረፍት ይሰጠኛል። በስራ ከምመጣው ውጥረት ለማውጣት አካባቢዬን አያደነቅኩ ከጊዜ ለማሳለፍ ፎቶግራፍ ማንሳት ተመራጭ ተግባሬ ነው ብዬ አምናለሁ። ፎቶ ማንሳት በጣም እወዳለሁ። ለኔ ፎቶግራፍ ማለት ጊዜን አቁሞ ውበት፣ ትዝታዎችን ለዘላለም መቆያ መንገድ ነው ብዬ አምናለሁ። ፎቶም በመያነሳበት ጊዜ ሌሎች ለሌሎች የተፈጠረው የሰዎችን ስሜትን በጥልቀት እንድመለከት ይረዳኛል። አንድ ምስል ከብዙ ቃላት በላይ በላይ ታሪክ መናገር ሀይል እንዳለው አምናለሁ። ከሰለፍኳቸው ልዩ አጋጣሚዎች በምስል አስቀርቶ መያዝ ትልቅ እርካታ ይሰጠኛል። በአጠቃላይ ፎቶ ማንሳት የፈጠራ ችሎታዬን የምገልጽበት የምዝናነበት ተወዳጁ ስራዬ ነው ብዬ አምናለሁ ማለት ነው።

ያው የምነሳው ሁሌ ጠዋት ጠዋት አስራ ሁለት ሰዓት ላይ እነሳለሁ። አንደኛው የምንነሳበት ምክንያት ለቀኑ ዝግጅት ለማድረግ ነው። ማለዳ በመነሳቴ ቀኑን ቀድሞ ለመጀመር እና ያቀድኩትን ስራ በተረጋጋ መንገድ ለመስራት ለማከናወን ያግዘኛል። ጠዋት አብሶ ሁለት ሰዓት መንሳቴ ቀኑን ቀድሜ እንድጀምር ይረዳኛል። ሰዎች መነሳት ከመጀመራቸው በፊት እኔ ቀድሜ ነቅቼ የእለቱ እቅዴን ሳወጣና ራሴን ለስራ ዝግጁ ሳደርግ በቀሪው የክፍለ ጊዜ ደግሞ ምንም አይነት መጣደፍ ውስጥ ውጥረት ሳይኖርብኝ ይሄ ለቀኑ ትልቅ ብልጫ ይሰጠኛል ብዬ አምናለሁ። አይምሮዬን ለሰውነት ጤና። ለሰውነት ጤና ጥቅም አለው ብዬ አምናለሁ የማለዳ አየር እና አእምሮ ሰላም በጣም ተቃሚ ናቸው። በአስራ ሁለት ሰዓት አካባቢ ያለውን አየር በጣም ንጹህ እና አካባቢ ጸትተኛ ስለሆነ አእምሮዬን ለመረጋጋት ይጠቅመኛል። በዚህ ሰዓት መነሳቴ ጥቂት የአካል ብቃት እንቅስቃሴዎችን ለማድረግ በሰላም በሰላም ቁርሴን ለመብላትና አእምሮዬን በንቃት እንዲሰራ ለማድረግ ትክክለኛው ሰዓት ነው ብዬ አምናለሁ። ወጥ የሆነ ልማድ መገንባት ሁል ጊዜ በአንድ ሰዓት መነሳት የሰውነት ተፈጥሮ ሰዓት ያስተካክላል ብዬ አምናለሁ። ሁል ጊዜ በተመሳሳይ ሰዓት መነሳቴ በሰውነቴ ውስጥ ወጥ የሆነ ስርዓት እንዲኖርና ያደርጋል። ይህን ማድረግ እንቅልፍ ጥራቴን እንዲጨምርና በቀን ውስጥ የመድከም ስሜት እንዳይሰማኝ ይረዳኛል። ስራታማ መሆኔን የምጀምረው ከእንቅልፍ አንሳስ እንደሆነ አምናለሁኝ። ስለማመን ይሄንን ሰዓት አከብራለሁ እና ሁል ጊዜ ይሄንን ሰዓት አከብራለሁኝ። እኔ ሁል ጊዜ የምንነሳ ጠዋት አስራ ሁለት ሰዓት ላይ ነው። ይሄን የማደርገው ቀኑን በንቃት በተረጋጋ ስሜት ለመጀመር እና እንዲረዳኝ ነው። ቀድሞ መንሳት የህይወቱ ከእቅዴን በሰላም ማጣት ራሴን ለስራ ማዘጋጀት እና የለም እንቅል መታለፍ ስራዎችን ለማከናወን ያስተምረኛል። በስተጨማሪ የማለዳው ጸጥታ አእምሮዬን ሰላም ስለሚሰጠኝና ወጥ የሆነ የህይወት ስርዓት እንዲኖረኝ ስለሚረዳኝ። አስራ ሶስት ሰዓት መነሳቴ አንድ እንደ ቋሚ ልማድ ይዠዋለሁኝ እና ከጠዋቱ አስራ ሁለት ሰዓት ላይ ነው የምንነሳው ማለት ነው

ስራ አዎ በሰአቱ ነው የምደርሰው። ለስራና ለድርጅቴ ያለኝን ክብር ለማሳየት በሰአት መድረስ አለብኝ በሰአት መገኘቴ ለተሰጠኝ አላፍነት ለስራ ባልደረቦቼ ያለኝን ክብር ያሳያል። ለሰአቱ በሰአቱ መገኘቴ ለስራ ያለኝን ትልቅ ክብር። ስራዬን በድጅቴን የማከብር ከሆነ የተሰጠኝን ስራ ሰዓት በአግባቡ መጠቀም እንዳለብኝ አምናለሁ። በሰአቱ መገኘቴ በሰራ ባልደረቦች ሀላፊዎች ሰንድ አምነት እንዲኖራቸው ያደርጋል። ቀኑን በተረጋጋ ስሜት ከመጀመሪያ ያግዛል። ቀደም ብዬ በመድረሴ መጣለፍና ውጥረትን ያስቀራል። በሰአቱ ወይም በጥቂት ደቂቃዎች ቀድሜ መድረሴ ቀኑን በተራጋ ስሜት እንዲጀምር ይረዳኛል። መጣደፍ ማርፈድ ለአእምሮ መጨንቀን ስለሚፈጥር። በሰአቱ መገኘቴ ራሴን አረጋግቼ የእለት እቅዴን ከ ከቀይ የእለት እቅዴን ተዘጋጅቼ ስራዬን በንቃት እጀምራለሁኝ ለስራ ውጤታማነት ያግዘኛል። ለስራ ሰዓት በአግባቡ ሲከበር የታቀዱ ግቦች በሰአታቸው ይይሳካሉ። ጊዜ ወሳኝ የስራ መሰሪያ ነው በሰአቱ መድረሴ የእለቱ ስራ ሂደት እንዳይሰተጓጎልና የታቀዱ ተግባራት ሳይዘገዩ እንዲከናወኑ ያርጋል። ይሄ ደግሞ በግልም ሆነ በቡድን ለምናመጣው ለውጤት ትልቅ አስተዋጽኦ አለው ብዬ አምናለሁ። ለድንገተኛ ኑታዎች ቅድመ ዝግጅት አደርጋለሁኝ። በሰአቱ ለመድረስ አስቀድሜ ማነሳት ለትራፊክ እና ሌሎች ችግሮች መፍትሄ ነው። ሁል ጊዜ በሰአቱ ለመድረስ ትራፍሪካን እና ሌሎች ድንገተኛ መዝገቢቶች ሀሳብ የማድረግ እቅድ ቀድሜ ከቤት እወጣለሁ። ይሄ ደግሞ ዝግጅቴ ልማዴ የማንኛውም ሁኔታ ውስጥ ሆኜ ለቃሌ እንድገኝና አላፍነቴን እድወጣ ይረዳኛል። እና ወደ ስራ ሁልጊዜ በሰአቱ እደርሳለሁ። በሰአቱ መገኘት ተማኝነቴ ለስራ ያለኝ ቁርጠኝነት መገለጫ እንዲሆን አምናለሁ። ቀድሜ መድረሴ ቀኑን በተረጋጋ ሁኔታ እንድጀምር ይረዳኛል ትኩረቴን በስራዬ ላይ ብቻ እንዳደርግ ያግዘኛል። በተጨማሪም የስራ ሰዓት ማክበር ለቡድን ስራ ስኬት ወሳኝ መሆኑን ስለምረዳ በማንኛውም ሁኔታ ውስጥ ቃሌን ጠብቄ በሰአቱ ወደ መገኘት ጥረት አደርጋለሁኝ። አሁንም ጥረት እያደረኩ ነው። እና ሁል ጊዜ በሰአቴ እደርሳለሁኝ በሰአቴ ስለምደርስ ስራዬን በገቡ እየሰራሁ እገኛለሁ። ከስራ ባልደረቦቼ ጋ ጥሩ ግንኙነት ፈጥሮልኛል። በስአቴ በመገኘቴ ይሄን ሁሉ ነገር ማድረግ የቻልኩት ደግሞ በሰአቴ ቶሎ በመድረሴ ነው። ነው እና ሰዓት አከብራለሁኝ ወደ ስራም በሰአቱ እደርሳለሁ። ስራዬንም በሰአቱ እሰራለሁ

ከባህላዊ ምግብ የምወደው ቆጮን ነው አንደኛው ምክንያቴ የተለየ የሚማርክ ጣዕም አለው። ቆጮ ከሌሎች ጥርጣሬ ወይም የእህል ምግቦች የተለየ ጣዕም ባህሪ አለው ቆጮን የምወደው ለየት ባለ ጣዕሙ ነው በተለይ በደንብ ተቀብሮ የቆየና የዳበረ ቆጮ የሚሰጠው ማዕዛና ጣዕም ከምንም በላይ አይወዳደርም። በትንሽ የሚሰጠው ቆምጣጣነት ስሜት የምግብ ፍላጎት ይከፍታል በተለይ ዳግም ከቂቤና ከቅመማቅመሞች ጋር ሲዋሃድ ልዩ ጣዕም ይኖረዋል። ለጤና ያለው ከፍተኛ ጥቅም በጣም ከፍተኛ ነው። ቆጮ ከፍተኛ ባይ ፋይበር እና የካርቦሃድሬት ይዘት ያለው ጠንካራ ምግብ ነው። ቆጮ በጣም ጤናማ ምግብ ነው በተፈጥሮ የዳበረ በመሆኑ ለሆድ ምግብ መፈጨት ስርዓት በጣም ጠቃሚ ነው። ሰውነትን የሚያጠናክርና ለረጅም ሰዓት የራብ ስሜት እንዳይሰማን የሚያደርግ የጥንካሬ ምጭ መሆኑ የጥልጠና የምሰጠው ምግብ ነው። ከሌሎችም እኮ ችሏል ያለው በእምነት ቆጮ ከብዙ አይነት የኢትዮጵያ ወጦች ወጦች ወጦች እና ምግቦች ጋር አብሮ ይሄዳል። የቆጮ በተለይ ከክትፎ ከአይብና ከጎመን ወይም ከአጥብስ ጋር ሲቀርብ ያለው ጥምረት በጣም ደስ ይላል ከእነዚህ ምግቦች ጋር ሲበላ የራሱ ጣዕም ሲያጣ የሌሎቹን ምግብ ጣዕም ይበልጥ ይበልጥ ጎልቶ እንዲወጣ ያደርገዋል። የጽናት የባህል ምልክት ነው ቆጮ የማይደርቅ የማይረቅ እና በማንኛውም ወቅት የሚገኝ ጥንካሬ ምልክት ነው። ቁጭ ብላ የኔ የባህን መገለጫዎች ሳይሆን ለጽናት ምልክት ነው እንሰት የረሃብ መከላከል ተክል እንደሚባለው ሁሉ ቆጮም የማንኛውም ወቅት የሚገኝና የተረጋጋ ህይወትን የሚወክል ምግብ ነው። ይሄን ስመገብ ከኢትዮጵያዊነት ማንነቴ ከጥንታዊ ግብርና ባህላችን ጋር ጥርቅ ትስስር እንዳለኝ ይሰማኛል። እኔ በጣም የምወደው በኋላ ምግብ ቆጮ ነው። ቆጮን የምወደው በዋነኝነት ለየት ባለው ጣዕሙና ለጤና ባለው ከፍተኛ ጥቅም ነው። በተለይ በዳም ተሰክቶ ተከክቶና ተቀምሞ ተዘጋጅ ቆጮ ከክትፉና ወይም ከአይብ ጎመን ጋር ሲቀርቡ ለኔ ከማንኛውም ምግብ በላይ ነው። በተጨማሪም ቆጮ የጽናትን የታታርነትን ምልክት የሆነው የእንሰት ተክል ውጤት በመሆኑ ስመገበው ከባህሪና ከማንነቴ ጋር ትልቅ ትስስር እንዳለኝ ይሰማኛልና በዚህ አምናለሁኝ ማለት

ብስክሌት አዎ አልፎ አልፎ እጋልባለሁ። የምጋልብበት ምክንያት አንደኛ ለአካል ብቃት ለጤና ጥቅም ስላለው። ብስክሌት በመንዳት ሰውነት ለመንቀሳቀስ ንቁ ለመሆን ይረዳል። አልፎ አልፎ ብስክሌትን የምጋለበው ሰውነቴን ለማንቀሳቀስ የአካል ብቃት እንቅስቃሴ ለማድረግ ነው። ሁልጊዜ ባይሆንም በሳምንቱ መጨረሻ ወይም አመቺ ጊዜ ሳገኝ ብስክሌት መንዳቴ የልብ ትርታዬ እንዲስተካከል ጥሩ ጡንቻዎች እንዲጠነክሩ በቀን ሁሌ ንቁ እንድሆን ይረዳኛል። ለአእምሮ መዝናኛ ውጥረት ለመቀነስ ያግዛል። ከቤት ወጣ ብሎ ብስክሌት መንሸራሸር አእምሮን ያድሳል። ለእኔ ብስክሌት መንዳት አንዱ የራስ መዝናኛ መንገድ ነው። ከስራ ወይም ከሌሎች ጫናዎች ወጣ ብሎ ብስክሌት በአንድ በንጹህ አየር ውስጥ መዘዋወር አእምሮዬን ያረጋጋዋል። የፍጥነት ያ በፍጥነት የሚነፍሰው አየር በውስጤ ነጻነት ስሜት ስለሚፈጥርልኝ፣ ራሴን ለማደስ ለማድረግ እጠቀምበታለሁ። አካባቢን እና ተፈጥሮን ለማድነቅ እጠቀምበታለሁ። በእግር ከመሄድ በፈጠነ በመኪና ከመሄድ ደግሞ በተረጋጋ ሁኔታ አካባቢን ለማየት ያስችላል። አልፎ አልፎ ብስክሌት ስጋልብ አካባቢዬን በተለየ እይታ እመለከታለሁ። በመኪና ስኔድ የማናስተውላቸው ቦታዎች መጋለብ ለብስክሌት በሚመቹ መንገዶች ላይ እየተጎዙ ማየት ደስ ይላል። ይህ ደግሞ ከተፈጥሮ ጋር እንድገናኝ ያደርገኛል። አዎ ብስክሌት አልፎ አልፎ እጋልባለሁ። ሁል ጊዜ ባይሆንም አመቺ ሰዓት ባገኝ ሳገኝ ብስክሌት መንዳት እንደ ትልቅ መዝናኛ የአካል ብቃት እንቅስቀሴ እቆጥረዋለሁ። ብስክሌት ስጋልብ ሰውነቴ ንቁ እንዲሆን ከመርዳትም በላይ፣ አእምሮዬን ለማደስና አካባቢዬን በሰላም እንደምገናኘት ይረዳኛል። በቃ እኔ ብስክሌት መንዳት ጤናዬን የምጠብቅበት እና በነጻነት የምዝናናበት የትርፍ ጊዜ ተግባሬ ነው ብዬ አምናለሁኝ። እና ብስክሌት መንዳት አዎ እችላለሁ።

ያው መሮጥ ማለት ለአካላዊ እንቅስቃሴ እንሮጣለን። ለምሳሌ ለአካላዊ እንቅስቃሴ ማለቴ መሮጥ። የምወደው ያው መላው ሰውነቴን በንቃት ለማንቀሳቀስ ስለሚረዳኝ ነው የልብ ትርታዬን ያስተካክላል የደም ዝውውሬን ያፋጥናል እንዲሁም የሰውነትን በሽታ መከላከል አቅም ይጨምራል ከሁሉም በላይ ደግሞ ከመጠን በላይ የሆነ የሰውነት ክብደት ለመቀነስ ጡንቻን ለማጠንከር መሮጥ ተወዳዳሪ የሌለው መፍትሄ መሆኑን አምናለሁ። እንዲሁም አእምሮ ሰላምና የጭንቀት መቀነሻ መፍትሄ ነው ብዬ አምናለሁ። ሩጫ ከአካላዊ ብቃት ባለፈ አእምሮን የማረጋጋት ትልቅ ሀይል አለው ብዬ አምናለሁ። በመምረጡ በምሮጥበት ወቅት አእምሮዬ ካሉበት ብዙ ሀሳቦች ውጥረት ነፃ ይሆናል በሩጫ ወቅት የሚፈጠረው ከፍተኛ የኦክስጅን ዝውውር አእምሮዬ ይበልጥ በንቃት እንዲሰራና ደስ የሚል ስሜት እንዲሰማኝ ያደርጋል። ብዙ ጊዜ አስቸጋሪ ነገሮች የማሰባስብ የማስብባቸው አዳዲስ ሀሳቦችን የማመንጭባቸው ምርጥ ጊዜዎቼ በሩጫዬ ላይ የምሳተፍባቸው ደቂቃዎች ናቸው ብዬ አምናለሁ። ራሴን የመቆጣጠር እና የጽናት ልምምድ መሮጥ ዝም ብሎ መጓዝ ሳይሆን ከራስ ጋር የሚደረግ የጽናት ትግል ነው ብዬ አምናለሁ። መሮጥ ራስን የመግዛት ጽናት መለማመጃዬ ነው በምሮጥበት ጊዜ ወቅት ደከመኝ ላቁም የሚል ስሜት ቢመጣም ግቤ ላይ በመድረስ የምታገለው ትግል በህይወቴ ውስጥ የሚያጋጥሙኝ ፈተናዎች ትግስትና ጥንካሬ ይሰጡኛል። በሰአት መሮጥና ርቀት መጨመር በስራዬም ሆነ በግል ህይወቴ ግብ ላይ የማተኮር ብቃቴን ያሳድግልኛል። መሮጥ ለኔ ስፖርታዊ እንቅስቃሴ በላይ የህይወት ዘይቤዬ ነው። በመሮጥ ሰውነቴን ንቁ እና ጤናማ አደርጋለሁ አእምሮዬን ከጭንቀት አጸዳለሁ። እንዲሁም የጽናት ትዕግስትን ልምምድ አደርግበታለሁ። በምሮጥበት ጊዜ ከራሴ ጋር የምነጋገርበት ጥንካሬዬን የምፈትንበት ልዩ እድል አገኛለሁ። በአጠቃላይ መሮጥ ሙሉ ሰውነቴን እና መንፈሴን የሚያድስልኝ ተወዳጁ ተግባሬ መሆኑን አውቃለሁና መሮጥ ይሄ ማለት ነውና ሲብራራ ይሄን ይመስላል ማለት ነው